የቅጥር ሂደት በጣም ነው የሚያስጠላው። ምንድነው የቃለ ምንድነው የጽሁፍ ፈተና አለ። መጀመሪያ እሱን ካለፍን ደግሞ የቃለ መጠይቅ አለ። እሱን ስናልፍ እራሱ። ብዙ ከባድ ነገር አለ። ልብሳችንን ያያሉ አርገነው የሄድነውን ልብስ አርገን የሄድነውን ጫማ? ምን እዛም ቦታ የምንገኘው ስራ ለመስራት ነው አይደል? ቀጣሪዎች ግን ከባድ ናቸው። ሁሉንም ነገር ነው የሚያዩት። አሁን ጭንቅላቴን ነው እንጂ አለባበሴ አሁን ምን ይሰራላቸዋል በዛ ሰዓት። በጣም አስቀያሚ ነው። የቅጥር ስርዓት አስቀያሚ ነው። በጣም

አዎ በደንብ ችግሮችን እፈታለሁኝ። የሂሳብ ሰራተኛ ስለሆንኩኝ አሁን እኔ የምሰራበት ላይ ችግር ካለ ከተፈጠረ በደንብ ነው የምፈታው። ከዛ ምንድነው? ባልደረቦቼ መሃልም ችግር ካለ አሁን ቢጣሉ ምናምን። እኔ ግዴታ አስታርቃለሁ። ያው የቢሮ ሰላም መመለስና በስርዓቱ ስራው መሰራት ስላለበት ማለት ነው። በደምብ ነው ችግር የምፈታው።

አዎ በደንብ አቃለው በእንጨት ማብሰል አብስዬም አቃለሁኝ። እንጨቱን ማቀጣጠል ብቻ ነው በተረፈ ያው ጪስ ይኖራል እሱን መቻል ነው። ፈጣን ነው ደስ ይላል። በደንብም ያበስላል በሄ በኤሌትሪክ ምድጃ ከማብሰል ይልቅ። በእንጨት ማብሰል በጣም በደንብ ያብስለዋል ከልቡ ያብስለዋል እና ምግቡን ጥሩ ደስ የሚል ጣም ይኖረዋል። በደንብ ይበስልልሀል እና በእንጨት ማብሰል ደስ ይላል። እና እኔ በደንብ አብስዬ አቃለሁኝ በእንጨት

አዎ በጣም እወዳለሁኝ። ማለት ዘፈን ከመስማት መዝሙር መስማት ደስ ይላል ለነፍስ ደስ የሚል ስሜት ይሰጣል ስለዚህ በተቻለኝ አቅም እከፍታለሁኝ እሰማለሁኝ ጠዋት ጠዋት በተለይ ማታ ማታ ስተኛ በደንብ እሰማለሁኝ። ቀን ላይ ያው አይመችም ሰዎችም ስለሚኖሩ መረበሽ የሆነ ስለዚህ ቤቴ ስገባ ጠዋትና ማታ ይሰማና በጣም አወዳለሁኝ

የቢሮ ስብሰባ ከሆነ በሳምንት አንዴ ሰኞ ሰኞ የሳምንቱን ስራችንን ለመገምገም ማለት ነው። የቤት ስብሰባ ውይይት ከሆነ ደሞ አስፈላጊም በሆነ ሰዓት የሆነ አዲስ ነገር ባለ ሰዓት ወይም አንድ ሰው አንድ ነገር መናገር በሚፈልግበት ሰዓት ያኔ ስብሰባ ይደረጋል። የቢሮ ጉዳይ ግን ያው በሳምንት አንድ ቀን ያው ሰኞ ሰኞ እሱ ነው ፕሮግራሙ የቢሮ ፕሮግራሙ።

የመውደው ሬስቶራንት አዲስ አበባ ኢትዮጵያ ቦሌ አካባቢ ያለው ካርንቫርም የሚባለው ነው። ምክንያቱም የሀገር ውስጥ ምግብ ያቀርባሉ የውጭ ሀገርም የተለያየ የአውሮፓም የእዥያኖችም የተለያየ ምግብ ያቀርባል። እና ልምድ አግኝቻለሁ። የተለያየ አይነት ምግብ እዛ ሀገር ሳልሄድ እዚሁ ሀገር ሆኜ ስለየ ሀገር ምግብ ቀምሻለሁ። እና የምወደው ሬስቶራንት ካርኒቮር ነው። አበባ ኢትዮጵያው ያለው

ቤት ውስጥ ብዙ አይነት የቤት እቃዎች አሉ። በየ ክፍሉ የተለያየ መኝታ ቤት ሀልጋ ቁም ሳጥን አለ ልብስ መልበሻ ሳጥን አለ እቃ ማስቀመጫ ሳጥን አለ ኮመዲና አለች ወደ ማድቤት ስትሄድ ደግሞ ፍሪጅ አለ ቡፌ አለ ምጣድ አለ ይሄ ሽንኩርት ምናምን ማስቀመጫ መደርደሪያው እቃ አለ። ወንበር አለ ወደ ሳጥኑ ስገባ ደግሞ ወንበር አለ ጠረጴዛ አለ የምግብ መብሊያ መመገቢያ ወንበር ጠረጴዛ ሶፋ የሶፋ ጠረጴዛ አለ ቴሌቪዥን አለ የቅርጻ ቅርጾች አሉ ብዙ አይነት ቅርጾች አሉ በየክፍሉ የተለያየ ናቸው ስለዚህ ብዙ አይነት እቃ አለ

አዎ በመስመር ላይ እማራለሁ። በአጋጣሚ በምጓዝበት መስመር ላይ ታክሲ ውስጥ ሰው አገኘሁትኝ። ከዛ ሰው የሆነ ትምህርት አገኘሁኝ። መንገድ ላይም ከማየው ነገር ትምህርት አገኛለሁ። ታክሲ ተሰለፉ ታክሲ ከተሰለፉት ሰዎች ማህል ሲያወሩ ወይም ሲነጋገሩ ስሰማ ከዛ ትምህርት አገኛለሁ። በመንገዴ ላይ ሬድዮ ተከፍቶ ከሆነ ከህይወት የምታገኝ ያለው በደንብ ነው በመስመር ላይ እማራለሁኝ። በአገኘሁት አጋጣሚ ትምህርትእወስዳለሁኝ።

አዎ ንጽህናውን የጠበቀ ከሆነ መሸጫው አይቼ ገዛለሁኝ። ንጽህ ከሆነ ይሄ ማስቀመጫ ቦታው ንጹህ ከሆነ አ እዛ አካባቢ ላይ አቧራ ከሌ ንጹህ አካባቢ ከሆነ ችግር የለውም ገዛለሁኝ። ደግሞ ገዝቼ አቃለሁኝ በደንብ። ንጽ ንጽህና እስካለው ድረስ እኔ ችግር የለብኝም ገዛለሁኝ።